ችሎታ ይላል ችሎታ ምንድነው? ችሎታ ከየት ነው የሚመጣው? ችሎታ እንዴት ነው የሚመጣው? ችሎታ ያለው ማነው? ገብቷችዋል አይደለ? ምን አይነት ነው ችሎታ ራሱን። ችሎታ ስንል ምን አይነት ነው ምንድነው? ችሎታ የሚባለው ነገር ራሱ ምንድነው? የሚሉ ጥያቄዎችን በደንብ በሰፊው መመለስ ያስፈልጋል። እዚህ ምድር ላይ እንግዲህ በምንኖር ሰዓት ያው ሁላችንም የየራሳችን የሆነ አቅም አለን ያ አቅም ምን ይባላል ማለት ነው። ችሎታ ይባላል ማለት ነው። እና ያንን ችሎታችንን ያንን አቅማችንን አውጥተን አሳይተን ነው እንግዲህ ወደ ውጤት የምንቀይረው ውጤት ማለት ደግሞ ለችሎታው የሚገባ ክፍያ ማለት ነው። ክፍያ ማለት ደግሞ ገንዘብ ሊሆን ይችላል። ስለዚህ ድሎታችንን ሁልጊዜ ማሳደግና ማሳየት አውጥተን ማሳየት መቻል አለብን ማለት ነው። ችሎታችን ላይ ነው ሁሉም ነገር የሚመረኮዘው ማለት ነው። ስለዚህ እኛ ያለን አቅም እኛ ያለን ጉብዝና ነገ የነገ ህይወታችንን ይወስንልናል ማለት ነው። ስለዚህ ሁላችንም ነገን አይተን በደንብ ወደፊት ወጥረን ስራን መስራት አለብን ሁላችንም ማለት ነው። ስራን እንድንሰራ እንድናውቅ እንድንለውጥ ያስፈልጋል ማለት ነው። ምክንያቱም ያው ሁሉም ነገር የሚመጣው ከችሎታ ነው። ችሎታ ያለው ሰው ብቻ ነው እንግዲህ እዚህ ምድር ላይ ተወዳዳሪ መሆን የሚችለው ማለት ነው። እንግዲህ ሌላው ሰው ያው ምንም ተወዳዳሪ መሆን አይችልም። እኛ ግን እኛ ግን የምናውቀው እኛ ምሁሮቹ መወዳደር እንችላለን ማሸነፍ እንችላለን ማለት ነው። ስለዚህ በሄድንበት ቦታ ሁሉ ተወዳዳሪዎች እንድንሆን በሄድንበት ቦታ ሁሉ ማንም የማይችለን ማንም የማይደፍረን ሰዎች እንድንሆን ምን ያስፈልጋል ችሎታ ያስፈልጋል ማለት ነው። ችሎታ ከየት ይመጣል? ችሎታ እንዴት ይፈጠራል? የሚሉ ብዙ ብዙ ጥያቄዎች አሉ። ያንን እንግዲህ መመለስ ያስፈልጋል ማለት ነው። እንዴት ይመጣል ከየት ይመጣል የሚለውን ለመመለስ? እኛ ራሳችን ዝግጁዎች መሆን አለብን ማለት ነው። ለምሳሌ ችሎታ እንዲዳብር የኛ ያለን እኛው ለምሳሌ በተፈጥሮ የሆነ ችሎታ አለን አይደለ ያንን ነገር ደግሞ ማዳበር የምንችለው። እኛ ራሳችንን ማለት ነው እንድናዳብረው ደግሞ መነሳሳታችን እኛ ዝግጁ መሆናችን እኛ ለምሳሌ በምንድነው በአስተሳሰብ ዝግጁ መሆን አለብን። በሞራል ይሄ ምንድነው የሚባለው? በአመለካከት ዝግጁ መሆን አለብን እንደገና በጉልበት ዝግጁ መሆን አለብን ራሳችንን ማለት ነው በቦታው ማስገኘት አለብን። አካላዊ መገኘት መኖር አለበት። ስነልቦናችን ደግሞ ጠንካራ መሆን አለበት። እና የበሰልን መሆን አለብን ማለት ነው። እና ችሎታ ያላቸው ሰዎች ምን አይነት ናቸው ብለን እስኪ ደግሞ አንዳንድ ነገሮችን እንይ። ችሎታ ያላቸው ሰዎች ብስል ናቸው። ብስል ማለት ስነልቦናቸው በደንብ የበሰለ ነው። አስተሳሰባቸው የረቀቀ ነው። በቃ ከሁሉ የተሻለ ማሰብ የሚችሉ ናቸው። እንደገና ውጤት ተኮር ናቸው። ዝም ብሎ እንደዚህ አሰስ ገሰሱን እየሳቡ እየጎተቱ የሚኖሩ ሰዎች ሳይሆኑ ውጤት ተኮር ናቸው እነዛ ሰዎች እና ውጤት ደግሞ ቶሎ እንደማይመጣ ጠንቅቆ የሚያውቁ ናቸው። ቶሎ ለማይመጣው ውጤት ደግሞ ሳይሰላቹ ሳይዝ እንትን ሳይሉ ሳይዝሉ ሳይደክሙ የሚሰሩ የሚተጉ ናቸው ማለት ነው። እና እነዚህ ችሎታ ያላቸው ሰዎች አለማችንን ተቆጣጥረውት ሁል ጊዜ እኛ እነሱን እያየን እንዝናናለን ለምሳሌ የሚታይ ነገር ይሰሩልናል ማለት ነው። የሚታይ ግን በመታየቱ ገንዘብ የሚያመጣ ነገር ይሰሩልን እና ወደ እኛ ይለቃሉ ማለት ነው። ስለዚህ ያ ነገር እኔም ባየው አያልቅም። ያኛውም ቢያየው አያልቅም። አለም በሞላ ቢያየው አያልቅም ያ ነገር ነገር ግን ሰውየው ምን ያደርጋል ማለት ነው። ባየነው ቁጥር ገቢ ያስገኝለታል ባየነው ቁጥር ክፍያ ይከፍለዋል ማለት ነው። ስለዚህ ይሄ ከምን የመጣነው ከችሎታ የመጣነው ያ ሰውዬ ችሎታ ስላለው ነው። ይህንን ነገር ያደረገው እንደዚህ አይነት የሚታይ ገንዘብ የሚያመጣ ሀሳብን ወደ አይምሮአችን አካቶ ቁጭ ብሎ እሱ ገንዘቡን የሚሰበስበው በምንድነው ማለት ነው። ችሎታ ስላለው ነው። ስለዚህ እኛም ችሎታችንን ማዳበር እንዳለብን ነው ማለት ነው።

ስልክ ይላል ስልክ ማለት እንግዲህ ይሄ የምናወራበት ስልክ ማለት ነው። እንደገና ሌላ ስራ የምንሰራበት ስልክ ደግሞ ራሱ ስልክ ነው የሚባለው ማለት ነው ስልክ በጣም ጠቃሚ ነገር ነው እዚህ ምድር ላይ ካለው እጅግ በጣም ጠቃሚ ከሆኑ ነገሮች አንዱ ስልክ ነው ማለት ነው ምክንያቱም መደዋወያ ነው ልንደዋወልበት እንችላለን ጌም ልንጫወትበት እንችላለን እንደገና የመስመር ላይ ስራዎችን ልንሰራበት እንችላለን ስለዚህ በስልክ ፎቶ ማንሳት እንችላለን የተለያዩ ደግሞ ቪዲዮዎችን ማንሳት እንችላለን የተለያዩ መርሃ ግብሮች ላይ መካፈል እንችላለን ቤታችን ሆነን እንደዚህ መከታተል እንችላለን ስለዚህ በስልክ ነው ብዙ ነገር የሚሰራው ማለት ነው። ስልክ በጣም ጠቃሚ ነገር ነው ሁላችሁም ስልክ ሊኖራችሁ ይገባል ስልክ የሌላችሁ ደግሞ ያው ስልክ እንዲገዛላችሁ ሁኔታዎችን ማመቻቸት አለባችሁ። ለዛ ነው እንግዲህ ስልክ ጠቃሚ ነው ብዬ የምላችሁ ማለት ነው።

ሆድ ሆድ ምንድነው? ሆድ ማለት እንግዲህ የሰውነታችን ክፍል ነው የሰውነታችን ክፍል ሆኖ ወደ መሃልኛ ወደ ከታች ወደ ታችም ብዙም አይደለም ወደ ላይም ብዙም አይደለም መሃል ላይ የሚገኝ ብዙ ነገሮችን በውስጡ የያዘነው ሆድ ማለት ማለት ነው። ውስጡ ላይ ብዙ አይነት የሰውነት ክፍሎችን ይይዛል እዛ ውስጥ ነው እንዳለ ተጠቅልለው የሚገኙት ማለት ነው። እንግዲህ ሆድ እነዚህ ነገሮች እንዳሉ እያሉ ውስጥ እንደዚህ ሞልቶ እያሉ እንደገና እንትን ይይዛል ማለት ነው። ምግብ ደግሞ ተጨምሮ ይይዛል። እንደገና መቼ ሰዎች ውሃ ራሱን ጠጣ እዛው ነው የሚሄደው ማለት ነው። ስለዚህ የየራሳቸው ነገሮች አሉ። ግን እዛ ውስጥ ያሉት ቦታ ሳያጣብቡ ሌላ ባእድ ነገር ሲጨመርም ምግብ ከሆነ ያው እደምግብ ያገለግላሉ። እንደዚህ መጠጥ ከሆነም እንደመጠጥ ያገለግላሉ ማለት ነው። ስለዚህ ነው እንግዲህ ሆድ ለሰው ልጅ መኖሪያው ነው ምንለው።

ከሰአት ይላል ከሰአት ማለት ከአንድ ለምሳሌ አሁን ጠዋት ላይ ከሆነ ያለነው ከሰአት ማለት ከሆኑ ከተወሰኑ ሰዓታት በኋላ ማለት ነው። ገብቷችኋል ከሰአት እንግዲህ የሚመጣው። በአንዳንድ ነገሮች ነው ማለት ነው አንዳንድ ነገሮች። ከዚህ ወደዚያ ሲሄዱ ወይ ከዚያ ወደዚህ ሲመጡ ከሰአት ይደርሳሉ ማለት ነው። ከሰአት እንዲደርስም እንዳይደርስም እናደርገው እኛ ነን እንዲደርስ የምንፈልግ ከሆነ ከሰአትን ቁጭ ብለን እንጠብቀዋለን ማለት ነው። አልያም ደግሞ እንዳይደርስ የምንፈልግ ከሆነ ጥለነው እንሄዳለን ማለት ነው። ስለዚህ ከሰአት ሰዓት ብቻ ሳይሆን ያው ጊዜም ነው ማለት ነው። ጊዜን ደግሞ በአግባቡ መጠቀም የምንችለው እኛ ብቻ ነን ማለት ነው። ከሰአታችንን ለማሳመር ዛሬ በጠዋት ነገሮችን ማሳመር መቻል አለብን ማለት ነው። ከሰአት እንግዲህ እጅግ ውብና ያማረ ነገር ነው። ብዙ ጊዜ ደግሞ ከሰአት ላይ የሚደረጉ ነገሮች እጅግ በጣም አስፈላጊና እና እጅግ በጣም ጠቃሚ ነገሮች ናቸው ማለት ነው። እና ከሰአታችንን የሚያሳምሩልን ከሰአታችንን የሚያስወውሉን ነገሮች ላይ ትኩረት ብናደርግ ጠቃሚ ነው እላለሁ። ከሰአታችን እንዲያምር ከሰአታችን ውብ እንዲሆን ከሰአታችን እንዲስተካከልልን የምንፈልግ ሰዎች ካለን ሁሌ ከሰአታችንን ያማረ የኩራ የደራ ማድረግ ይኖርብናል ማለት ነው። ከሰአት እንግዲህ በጣም ጠቃሚ ነው። ከሰአት አስፈላጊ ነው ከሰአት እንግዲህ በተለይ ዛሬ አሁን ጁማኑ ጁማሲዮን ደግሞ ከሰአቱ ያማረ ያበደ ነው የሚሆነው ማለት ነው። ስለዚህ ከሰአታችን ላይ ስራ መስራት አለብን። ከሰአታችን ላይ እንግዲህ ሀሳቦችን ማምጣት መቻል አለብን ከሰአታችን ላይ ሀገርን የሚቀይሩ ሀሳቦችን ማንሳት መቻል አለብን። ከሰአት ላይ ነው ሁሉም ነገር የሚከናወነው ማለት ነው። ስለዚህ እዚህ አሁን ለምሳሌ እኔ አሁን ዛሬ አሁን ጠዋት ነው። ስለዚህ ጠዋት ስራ እሄዳለሁ ከሰአት ደግሞ አረፍ ብዬ እንደገና ሁለት ሰዓት ተኩል ምናምን አርፋለሁ ከዛ በኋላ ስራ እሰራለሁ ማለት ነው። እንግዲህ ከሰአትም ይሄንን ነው ስራ ነው መልሼ የምሰራው ስለሚጠቅም ጊዜም ስለሌለኝ ጊዜው ደግሞ እያጠረ እያጠረ እያጠረ እየሄደ ስለሆነ ማለት ነው። ከሰአት ነው መስራት ያለብን ብዙ ነገር እንግዲህ ብዙ ጊዜ ሰዎች ከሰአት ነው የምትቀጣጥረው ሳይቀዝቀዝ ስለሚል ምናምን ነገር ከሰአት በኋላ እንገናኝ እንትን ቦታ እንገናኝ ምናምን ነው የምባባለው ማለት ነው። አንዳንድ ፕሮግራሞችም ሲያዩ ከሰአት በኋላ ነው የሚያዙት ከምሳ በኋላ ያለው ጊዜ አውጥንትን ሰዎች በመነቃቃት ምናምን። ስሜት ውስጥ ስል የሚገቡ ያያምን ታይቶ መሰለኝ እንግዲህ ከሰአት ላይ የተያዘው ማለት ነው። ስለዚህ ከሰአት ነው እንግዲህ ብዙ ነገር እየሆነ እየተከናወነ ያለው ለዚህ ነው እኛም ከሰአት ላይ። እንትን እንላለን እንሰራለን ብለን የምናወራው ቃል የምንገባው ለራሳችን ለዚህነት ሀሳቦችን እንትን የምናመጣው የምናፈልቀው የምናመነጨው እንግዲህ ከሰአት ብዙ ነገር ስለሚሰራ ነው ማለት ነው። ለምሳሌ ከሰአት ላይ እንግዲህ ክፍያ ሊከፈል ይችላል ከሰአት ላይ። የተለያዩ ጽሁፎች ሊጻፉ ይችላሉ ከሰአት ላይ የተለያዩ መረጃዎች ሊለቀቁ ይችላሉ ከሰአት ላይ ማስታወቂያዎች ሊወጡ ይችላሉ ማለት ነው። ብዙ ነገር እንግዲህ ከሰአት ላይ ነው የሚወጣው ሰው ተረጋግቶ ተረጋግቶ ከዛ በኋላ ብዙሃኑ ማህበረሰብ ልክ ምሳውን በልቶ ሲመለስ ነገሮችን እንዲያይ ነገሮችን እንዲያጠነጥን ተደርጎ ታስቦና ታቅዶ የተዘጋጀ ነገር ነው ማለት ነው። ስለዚህ ከሰአታችን ላይ ነው ብዙ ነገር ልናደርግ የምንችለው ከሰአታችን ላይ ነው። ማደግ የምንችለው ከሰአታችን ላይ ነው ማረፍ የምንችለው ከሰአታችን ላይ ነው። መለወጥ የምንችለው ማለት ነው። ስለዚህ ሁላችንም ሰዓታችን ላይ እንስራ ሰዓታችን ላይ ትኩረት አድርገን እንደ ወደፊት ወደፊት ወደፊት ብቻ እንሂድ። ወደፊት ወደፊት ብቻ እንስራ ነው የምለው። ዛሬ ከሰአት እንግዲህ ስራን በመስራት ነው የምናሳልፈው ማለት ነው። ሁላችንም ስራን እንሰራለን ስራ ስለሚጠግም ስራ ክቡር ነው ያስከብራል ስለዚህ እንሰራለን እንሰራለን እንሰራለን እንለወጣለን ማለት ነው። ከሰአታችን እንግዲህ ያማረና የደመቀ እንዲሆንልን እንጸልያለን። ከዛ በተረፈ መሆን ያለበትን መቅረብ ያለበትን ነገር በሙሉ እናቀርብና አዘጋጅተነው ከዛ ከሰአታችንን እንሰራበታለን። ከሰራን ደግሞ ውጤታማ እንሆንለን ውጤታማ የምንሆን ከሆነ ደግሞ ለራሳችን ብቻ አይደለም ለሀገራችንም እንተርፋለን ማለት ነው። ሀገር በእኛ ነው ያለችው እኛ ጫንቃ ላይ ነው ያለችው ያው። እኔና የወንድሞቼ የጓደኞቼ ጫንቃ ላይ ነው ያለችው እጅ ሀገር ማለት ነው። ስለዚህ እሷን ለማሻገር ምን ያስፈልጋል? ከሰአት አረፍ ብለን ማሰቤ የመሻገሪያ መንገዶችን ማሰብ የመፍትሄ ሀሳቦችን ማሰብ ማምጣት ለዚህ ሀገር ይበጃል ይጠቅማል የምንለውን ነገር ማሰብ ማምጣት ያስፈልጋል ማለት ነው። ስለዚህ ከሰአት እንገናኝ። እኔ ጋርም ብዙ ሀሳቦች አሉ። ስለዚህ ሀሳብ እንለዋወጣለን ከሰአታችን ላይ ያበደ ያማረ ነገር እንሰራለን። ከሰአት እንገናኝ።

እድለኛ እድለኛ ማለት እንግዲህ ብዙ ጊዜ ነገሮች የሚሳኩለት የሚወጡለት ሎተሪ ሲቆርጥ የሚወጣለት የተለያዩ ቁጥሮች በሚያዙ ሰዓት ለዛ ሰው የሚያወጣለት እቁብ ሲወጣ ለሱም የሚወጣለት ነው እድለኛ ማለት። የሆነ ከበረ አደጋ መጥቶ እሱ ላይ የማይደርስ ከሆነ የተለያዩ ደግሞ የውድቀት ነገሮች መጥቶ እሱ ላይ የሚያደርሱ ከሆነ ብቻ በሷ አቅም ሳይሆን በሆነ ነገር ብቻ ያ ሰው የሚያመልጥ ከሆነ እድለኛ አንለዋለንም ማለት ነው። ስለዚህ እድለኛም መሆን በጣም ከላይ የሚሰጥ ነው ከፈጣሪ የሚሰጥ ነው ያው እንትና እድል አለው ነው የምንለው እንጂ። እግዚአብሔርን እዛ ጋር እናስታውሰም ግን ሰውየው እድል ሳይሆን እግዚአብሔር መገኘት ነው። ያንን እያደረገ ያለው ማለት ነው እግዚአብሔር በዛ ሰው ውስጥ ሆኖ ነው እያስተማረን ያለው። አለው እኔ እብያችሁ ነኝ እኔ መገኘት ነው እንደዚህ እሱን እንደዚህ አደረገው እኔን ስለሚያውቀኝ ነው ምናምን እንላለን ማለት ነው። ስለዚህ እሱ እሱ ራሱ ያው ዞሮ ዞሮ እድለኛነት ነው ማለት ነው። እድለኛ መሆን በጣም ጠቃሚ ነው እድለኛ መሆን ይከፍላል እድለኛ መሆን ያስከብራል ማለት ነው። ስለዚህ ለምሳሌ የሆነ ስራ ሰርተን ጥሩ ውጤት እንድናመጣ ለምሳሌ የሆነ ቢዝነስ ሰርተን ደህና ገቢ ትርፍ እንድናገኝ እድለኛ መሆን ያስፈልጋል። የኛ እውቀት እንዳለሁ ነው የኛ ጥበብ የስራ ብልሃት ክህሎት። አቅም ችሎታ ምናምን እንዳለ ሆኖ እውቀታችን እንዳለ ሆኖ እነዚህ ተደምሮ እዛ ጋር ግን እንትን ያስፈልጋል ብልሃት ያስፈልጋል። እንደገና ደግሞ እድለኛ መሆን በጣም መሰረታዊ ነገር ነው ማለት ነው። ምንም ሳያውቁ በእድል ብቻ የሚኖሩ ሰዎች አሉ። እድለኛ ስለሆኑ ብቻ የሚኖሩ ሰዎች አሉ። እንደነሱ አይነት ሰዎችን አሁን ወዴት ነው የምንወስዳቸው ምን ብለን ነው የምንወስዳቸው? እንዴት ነው የምንወስዳቸው? አንችልም ጉዳት ልናደርስ ጥቃት ልናደርስባችሁ ብንላቸው ራሱ እነሱ እንደለኛ ስለሆኑ አይመቹም ማለት ነው ለጉዳትም አይመቹም ለጥቃትም አይመቹም ለውድቀትም አይመቹም ለሽንፈት የማይመቹ በቃ አስቸጋሪ የሆኑ ሰዎች እንግዲህ እድለኛ ነው የሚባሉት ማለት ነው። ለምሳሌ የታቀደው ኪሳራ ከሆነ የታቀደው መውደቅ መሸነፍ ከሆነ እነዛ ሰዎች ግን አሸናፊ የሆኑ ይቆማሉ ከአሸናፊዎች ተርታ ራሳቸውን ያቆማሉ ማለት ነው። ይሄው ነው በምንድነው? እድለኛ በመሆናቸው እድል ደግሞ ሁል ጊዜ ከሚሰሩ ሰዎች ጋራ ከሚታገሉ ሰዎች ጋራ ለነገን እያዩ ከሚጥሩ ሰዎች ጋራ እድል ትቆማለች ማለት ነው። ስለዚህ እድላቸውን እንዳታባክኑ ሁሌም ከእድል ጎን ቆሙ ማለት ነው። እድል በጣም ቆንጆ ናት በጣም ጣፋጭ ናት እንደውም ነው የሚባለው እና። የትዕግስት መንገድ ትግስት መራራ ነው ነው የሚባለው አይደለ ፍሬዋ ግን ጣፋጭ ነው ነው የሚባለው እና የዘራውን የሚያጭደው እድለኛ ነው የታደለነው የሰራውን ደግሞ ስራ የሰራውን ስራ ፍሬውን የእጁን ፍሬ የሚበላ የታደለ ነው ማለት ነው። እንግዲህ በረከቱ ያደረበት ሰው ነው ያንን ማድረግ የሚችለው ምክንያቱም ከዛ በኋላ ነው። ወደ ወደ መበላት ወደ ከዛ ወደ ወደ እድሎት ምናምን የሚኬደው ሁሉም ነገር ከዛ በኋላ ነው ማለት ነው። ስለዚህ እድለኛነት በጣም ወሳኝ ነገር ነው። እያንዳንዱ ሰው እድለኛ ቢሆን ይች አለም ይቺ አለም እንግዲህ ለሁሉም የከበረች ትሆን ነበረ ደግሞ አታንሰንም ነበረ እንጂ ትበቃን ነበረ ማለት ነው ምንም ብናደርግ ተበቃን ነበረ። በዛ በዛ ምክንያት እንግዲህ እድለኞች እድል ከሌላቸው ሰዎች ይለያሉ ማለት ነው። ለምሳሌ አምስት ሰው ሆነህ ሎተሪ ብትቆርጥ ከዛ መሃል ለአንድ ሰው ቢወጣ ያ ሰው እንግዲህ ጠንቋይ አይደለም ነገር ግን ምንድነው? እድለኛ ነው ማለት ነው። እድል እንግዲህ እንደየቦታው እንደየሁኔታው እጅግ በጣም ጠቃሚ ነገር ነው። ማለትም ለምሳሌ ችግሩን እኛ በቃ የምንገባበት ነገር አጥተን በጣም ውዝግብግብ ብለን የሆነ የሆነ ያልሆነ ስሜት ውስጥ ገብተን እያለን ልክ የሆነ ነገር ሞክረን ሲሳካልን ኡፍ እድለኛ ነኝ እንላለን ማለት ነው ከዛ የሰው እድለኛ ነው ምናምን ይሉናል ማለት ነው። ስለዚህ ከዚህ ከዚህ አንፃር እንግዲህ እድል ከእኔ ጋር ነች የምንለው የሆነን ነገር አልመን የሆነን ነገር ሞክረን ስናሳካ ግባችንን ስንመታው ነው ማለት ነው።

ደንበኛ ይላል ደንበኛ ማለት ከእኛ አገልግሎት ሊወስድ የሚመጣ። ክቡር ሰው ማለት ነው እኛን ወዶን ክቡሮን ወይም ደግሞ እኛ በምንሰጠው አገልግሎት ተማርኮና ተደስቶ ወደ እኛ በመመላለስ ሁልጊዜ የሚመጣ በየተኛው የሆነ ሰው ደንበኛችን ይባላል ማለት ነው። ደንበኛ ማለት እንግዲህ እኛ የምንሰጠው አገልግሎት አለን ወይም ደግሞ የምንሸጠው የሚሸጥ ነገር አለ። ምንም አይነት ነገር ይሁን ለምሳሌ ያንን ነገር ወዶት መርጦት እኛ ጋር መጥቶ የሚጠቀም ከሆነ ያ እኛ ደንበኛ ይባላል ማለት ነው። ደንበኛችን እንግዲህ ለእኛ ክብራችን ነው ልናከብረው ይገባል። ቦታ ልንሰጠው ይገባል ዋጋ ልንሰጠው ይገባን ማለት ነው። ምክንያቱም ከደንበኛችን ነው ብዙውን ነገር የምናገኘው ማለት ነው። የምናተርፈው እዚህ ምድር ላይ በደንበኞች ነው። ለምሳሌ ነጋዴ ነን ብለን ንግድ ብንጀምር የሚገዙን የኛ ደንበኞች ናቸው። የኛን አያያዛ አይተው ለምሳሌ አያያዛችን ከከፋቸው ይሄዳሉ አያያዛችን ደግሞ ከተመቻቸው ከእኛ ጋር ይቀጥላሉ ማለት ነው። ስለዚህ እንግዲህ ደንበኞቻችንን ማወቅ ደንበኞቻችንን የራሳችንን ማድረግ የምንችለው እኛ ብቻ ነን ማለት ነው። ደንበኛ ምን ይፈልጋልን የሚለውን እንይ ደንበኛ ምን ይፈልጋል ካልን? የተለያዩ ናቸው ደንበኞች አንዳንድ ደንበኞች መስተንግዶ ብቻ የሚፈልጉ ደንበኞች አሉ። መስተንግዶ ብቻ ማለት ምን ማለት ነው? የሆነ ነገር የምትሸጥለት ከሆነ በሰአቱ ጊዜውን ሳትበላ እንድትሸጥለት ከዛ እንድትሸኘው ሌላው ደግሞ የተለየ አቀባበል እንዲደረግላቸውና የተለየ ደግሞ መስተንግዶ እንዲደረግላቸው የሚፈልጉ አሉ። አሁን በዚህ ለመጠቀስ እንኳን በማይገባው ቃል ምንድነው የሚባለው? አሸርጋጭ ነው የሚባለው። እንደሱ አይነት አቀባበልን የሚፈልጉ ሰዎች አሉ። እንደነሱ ያሉ ሰዎች እንግዲህ ብዙ ጊዜ ዘላቂ ያልሆኑ ሰዎች ናቸው ጊዜያዊ ወይም ደግሞ ጊዜን አይተው መሄዱ ናቸው ማለት ነው። ምክንያቱም ለምንድነው እንደዚህ ያልኩት? እኔ ጋር ያጡትን ያው ሌላ ጋር ፍለጋ ስለሚሄዱ ማለት ነው። ሌላኛዎች ደግሞ አሉ። ምንም ብታደርጋቸው የማይሄዱ በአንተ መስተንግዶ የተማረኩ ሰዎች አሉ። ባንተ ለምሳሌ አንተ የሆነ የምትሸጠው ሰርቪስ አለ ወይ ደግሞ የምትሸጠው እቃ አለ አይደለ አገልግሎት ወይም እቃ አለ። በዛ ነገር የተማረኩ የትም ቦታ ሄደው ቢገዙ እንደዛ እንዳንተ አይነት እቃን የማያገኙ ሰዎች የሚመስላቸው ማለት ነው። ጭራሽ የማያገኙ የሚመስላቸው ሰዎች አሉ። እንደነሱ አይነት ደንበኞች ደግሞ በጣም ዘላቂና ቋሚ ደንበኞች ናቸው ማለት ነው። እንደነዚህ አይነት ደንበኞች ምን ያደርጋሉ? ለምሳሌ ሌላ ሀገር እንኳን ከሆነ እቃውን ይዞ የሚሄዱት እዛም የሚሄዱበት ሀገርም ይሄ ተመሳሳይ እቃ ቢኖርም እንኳን ማለት ነው። ካንተ ጋር ነው በዝተው ይዘውት የሚሄዱት። ይሄ ምንድነው? አንተና ያ ሰው አንተና ደንበኛህ የፈጠራችሁት ቀረቤታ የፈጠራችሁት የሰራ ተወውቅና የ ንግድ ትስስር ነው ማለት ነው። ስለዚህ እንደነዚህ አይነት ሰዎችን በዛ አድርገህ የምትይዝ ከሆነ እመነኝ አንተ ትርፋማ ነህ። ምክንያቱም ያው በሰጠኸው ልክ ስለምትቀበል ማለት ነው። ለምሳሌ አንተ የሚጫኑ እቃዎችን ከሆነ የምትሸጠው ልክ ደንበኞች መጥተው በሚገዙ ሰዓት ማለት ነው። ብድግ ብለህ ወርደህ ካለህበት የከፍተኛ ደረጃ ወርደህ ዝቅ ብለህ እቃዎችን ትንሽ የሚሁን ትልቅ የሚሁን ጋሪ ላይ የሚሁን አያ ላይሁን መኪና ላይ የሚሁን ባቡር ላይም ይሁን ምን ማድረግ አለብህ ማለት ነው። መጫን መቻል አለብህ። በቃ ቶሎ ራስህ ለምሳሌ ሌላ ወጪ እንዳያወጡ እነዛ ሰዎች የጭነት ምናምን ወጪ እንዳያወጡ ቶሎ ብለህ ላጥላጥላጥላጥ አድርገህ እነዛን ሰዎች አስተናግደህ መሸኘት መቻል በጣም ትልቅነት ነው አዋቂነት ነው። ነው የምለው እኔ አዋቂው የአዋቂዎች ስራ ነው ይሄ ይሄ ስራ ማለት ነው። ስለዚህ ደንበኛ ክቡር ነው። ደንበኛም በደንብ መያዝ አለብን።